አዎ፣ በጣም አውቃለሁ፣ ወፍጮ ቤት አለ፣ ገጠር እናትና አባቶቼ ያሉበት አካባቢ ወፍጮ ቤት አለና፣ እህል እዛ ነው የሚፈጨው የሚፈጭበት ማሽን አለው፣ እዛ ውስጥ ይገባል፣ ማሽኑ ነው ፈጭቶ የሚያወጣው፣ በታች በኩል ሰዎች ይቀበላሉ፣ በላይ ማሽኑ ከተራገፈለት በኋላ የጤፍ ይሁን""" የበቆሎ ይሁን የተለያዩ ፍሬዎች፣ ጥሬው ይገባል፣ ከዛ ተፈጭቶ ዱቄት ሆኖ ዱቄ ሆኖ ይወጣል፣ እንደዛ ነው የሚፈጨው።